አመራር ሚና አለህ በጣም ጥሩ አመራር ሚና አለህ ለሚለው ጥያቄ ከዚህ በኋላ በሚኖሩኝ ሶስት እና አራት ደቂቃዎች ውስጥ በተቻለኝ መጠን የገባኝን የተረዳሁትን ነገር ለመናገር እሞክራለሁ። እና ስለ አመራር ሜራን ስናወራ መጀመሪያ አመራር ምንድነው ወይም ስለ አመራር ስናወራ ስለ ምንድነው የምናወራው? አመራርስ መጀመሪያ ከመጀመሪያው ምንድነው ወይም አመራር ማለት በራሱ ብቻውን ቃሉ ትርጉሙ ምንድነው? የሚለውን ነገር በጥቂቱ ላብራራና ከዛ ደግሞ አመራር ሚና አለህ ወደሚለው ወደ ራሴ ወደ ግሌ ተመልሼ እኔን ያሉበትን ሁኔታ ለማስቀኘት እሞክራለሁ ማለት ነው። ስለዚህ አመራር ማለት መጀመሪያ ምን ማለት ነው ማለት ነው አመራር። የተወሰኑ ሰዎች የተወሰኑ ሰዎችን የሚያስተዳድር ወይም በሰዎች ላይ አነስ ያለው ቩመት ያለው በሰዎች ላይ የሚያስተዳድር የሆነ የተለየ ሀላፊነት ያለው የሆነ ነገር ሀላፊነት የሚወስድ የሆነ ነገር የሚቆጣጠር ወይም ደግሞ ለምሳሌ ሀገር ሊሆን ይችላል ቤተክርስቲያንህ ሊሆን ይችላል ቤተሰብህ ሊሆን ይችላል። ብቻ ትንሽ ይሄ ራስን ከመምራት አንስቶ ሀገርን እስከመምራት ድረስ አመራር በጣም በብዙ ሊከፋፈል ይችላል ስለዚህ አንድ አመራር ወይም አንድ መሪ ባለበት ቦታ አንፃር የሚሸክመው ሀላፊነት የተለያየ ነው የሚሆነው ማለት ነው። ምን ለማለት ፈልጌ ነው? አሁን ለምሳሌ አንድ የቤተሰብ መሪና የሀገር መሪ እኩል የሆነ አመራር ሚና የላቸውም። ለምን ሲባል ሀገርን የሚመራው ሰውዬ በአለም አቀፍ ደረጃ ስለሚንቀሳቀስ እና አለም አቀፋዊ የሆኑ ግንኙነቶችን ስለሚያደርግ በጣም ብዙ የሆነ ጫና ይኖርበታል በጣም ከባድ የሆነ ግፊት ይኖረዋል ብዬ አስባለሁ ነገር ግን ቤተሰብን የሚያስደድረው ሰውዬ ትንሽ ጊዜውን ሊወስድበት ይችላል ብዬ የማስበው ምንድነው? ቤተሰቡን መመገብ ከቤተሰቡ ጋር ጊዜ ማሳለፍ ለቤተሰቡ ጊዜ መስጠት የሚያስፈልጋቸውን ነገሮች በተቻለው አቅም በመፍጨርጨር በመሯሯጥ ማብቃቃት እና ቤተሰቡ ላለባሌ ነገር እንዳይጋለጥ የቤተሰቡን ደህንነት ማረጋገጥ ነው ማለት ነው። ስለዚህ በዚህ ያክል አመራር ከቦታ ቦታ ይለያያል ማለት ነው። እና ቅድም ለማለት እንደሞከርኩት ሀገርን የሚመራ ሰው እና ቤተሰብን የሚመራ ሰው በጣም ብዙ የሆነ ወይም ሰፊ ልዩነት አላቸው ብዬ አስባለሁ። ስለዚህ በዛ መጀመሪያ አመራርን ስለ አመራር ይህን ያህል ካወራሁት ከዛ ቀጥዬ ወደ አመራር ሚና ስመጣ አመራር ሚና ማለት ደግሞ በዛ አመራር ተብሎ የተሰየመውን ሰውዬ በተቀመጠበት ስፍራ የሚጫወተው ሚና ወይም በተሰጠህለት ሀላፊነት ያንን ሀላፊነት በሚወጣበት ጊዜ አመራር ሚና ተጫወተ እንላለን ማለት ነው። ስለዚህ እኔ ደግሞ አሁን በግሌ በዚህ ሰዓት ራስን አመራር ወይም ራስን የመምራት ታላፊነት ነው ያለው የተለየ የቤተሰብን የመምራት ወይ ደግሞ ሀገርን የመምራት እንትን ሀላፊነት ለጊዜው ስለሌለኝ የተለየ የሆነ የአመራር ሚና የለኝም ማለት ነው። እና ምን ለማለት ፈልጌ ነው? አመራር ሚና በግሌ በዚህ ሰዓት ሌላ ወጣ ወይም ሌላ ጫና የለብኝም። ያለኝ ብቸኛ የአመራር ሜና ራስን የማስተዳደር ወይም ደግሞ ራስን የመምራት ነው ማለት ነው። ይህም ደግሞ ይሄ ከመመገብ ምናምን አንፃር አይደለም ከመመገብ አንፃር አይደለም ስል ምን ለማለት ፈልጌ ነው? ግቢው የመመገብን አቅርቦችን ለመቀር ወይም አሁን ያሉበት ዩኒቨርሲቲ የመንግስት የተመረጡ ተቋምም ስለሆነ የመመገብን ስራ ስለሚያቅርብልን ይሄ የመመገቡ የመመገብ ነገር ብዙም የሚያሳስብ ሆኖ አላውቀኘሁትም እና ለኔ ብቻ ሳይሆን በአጠቃላይ ለዛ አካባቢ የሚንቀሳቀሱ ተማሪዎች እንደዚህ አይነት ሌላ ጫና የለባቸውም ማለት ነው። ስለዚህ ሁላችንም ማለት በሚቻል ደረጃ ከጥቂት ሰዎች ውጪ ያለን ራሳችንን የመምራት ወይም ራስን የማስተዳደር ሀላፊነት ነው ማለት ነው። ስለዚህ ይሄንን ይመስላል አመሰግናለሁ

ሳንደል ትስባለህ በጣም ጥሩ ጥያቄ ስለቀረበልኝ ጥያቄ እጅግ አድርጌ አመሰግናለሁ። መጀመሪያ ሰንደል ምንድነው ከምንድነው የሚሰራው? አስፈላጊነት ውስጥ ምንድነው የሚለውን በጥቂቱ ላብራራና ከዛ በኋላ ሰንደል ትስባለህ የሚለው ወደ ራሴ ሀሳብ እመጣለሁ ማለት ነው። መጀመሪያ ሰንድል ምንድን ነው? ሲባል ሰንድል ከተለያዩ ዛፎች በመቀመም የሚዘጋጅ። ሽታ ለመቀየር ወይም አንድ አካባቢ ላይ ያለ የቤትም ጠረን ወደ ሌላ እንዲለወጥ ተፈልጎ የሚዘጋጅ። ከዛፎች የሚቀመም የሆነ ሽታ መለወጫ ወይም ጣዕም መቀየሪያ ነገር ነው ማለት ነው። እና ይሄንን ሰዎች በተለያየ አይነት መንገድ ያዘጋጃሉ ለምሳሌ እጣን የሚባል አለ። እጣንም አሁን አላማቸው አንድ ነው የሆነን አካባቢ ሌላ ሌላ ጥረን እንዲሸቱ ወይም ሌላ ሌላ ሽታ እንዲኖሩ ማድረጊያ እንትኖች ናቸው ማለት ነው። ነገሮች ናቸው ስለዚህ ስንድል በዚህ መልኩ ነው የሚዘጋጁ እስካሁን ድረስ ባለኝ መረዳት እና። ከዛ ባለፈ ለምንድነው የሚጠቅመው? ሲባል ቅድም በጥቂቱ ለመነካካት ሞክሬያለሁ። እና ለምሳሌ በጣም ጥሩ የሆነ ሽታ እንዲሰጥ ቤት ውስጥ ይጨሳል በተለይ ቦታ ውስጥ ይጨሳል። ግን ጥያቄው ትንሽ ሰዋሰዋዊ ችግሩን ስቷል ብዬ የማስበው ለግለሰብ አይጠቅምም

ማብሰል ትችላለህ በጣም ጥሩ ጥያቄ? መጀመሪያ ማብሰል ማለት ምን ማለት እንደሆነና ደግሞ ምን ምን እንደሚበስል በሀገራችን ባህል ደግሞ በጣም ጊዜ በማብሰል የሚታወቁ ማን እንደሆነ በጥቂቱ አውርቼ ከዛ ደግሞ ወደ ራሴ መጥቼ እኔም ማብስል እንደምንችልና እንደማልችል አወራለሁ ማለት ነው። ስለዚህ መጀመሪያ ማብሰል ማለት የሆነን ማዕድ ወይም ለምገብነት ለተለያየ ነገር እንዲውል አድርጎ ማዘጋጀትና መቀቀል ማለት ሲሆን ይህንም ለማድረግ ደግሞ እሳት ማቀጣጠል መጀመሪያ እንትኖች አሉ ደረጃዎች አሉት። እነዛንም በጥቂቱ ነካነካ አድርጌ ልለፍ ለምሳሌ መጀመሪያ እሳት ማቀጣጠል ከዛ በኋላ ድስት ማጠብ ምናምን ከዛ ደግሞ አስፈላጊ ነገሮችን መጀመሪያ በቦታ በቦታቸው ማዘገጃጀት ከተዘገጃጁ በኋላ ደግሞ የትኛው መጀመሪያ እንደሚጨመር የትኛው ቀጥሎ እንደሚገባ ማወቅ አለብን ማለት ነው። ስለዚህ ያንን ካረገን በኋላ ነገሮችን በጣም መጀመሪያ ተከተላቸው ከየትኛው ቀጥሎ የቱ እንደሚገባ የትኛው እንደሚቀድም የትኛው እንደሚከተል ማወቅ አለብን ማለት ነው። ያማይሆን ከሆነ ምናልባት የሚሰራው ነገር እንደተፈለገው ወይም የታሰበለትን አይነት ጣዕም ሊኖር ላይኖረው ስለሚችልና ሌላ ነገር የማይበላ ወይም ለምግብነት የማይሆን ሊሆን ስለሚችል በጣም በጥንቃቄ ሊታስብበት ይገባል ብዬ አስባለሁ። እና ከዚህም የተነሳ ነው እኔ ብዙ ጊዜ የማብሰል እንትኑ የለኝም ክህሎቱ የለኝም። ነገር ግን ማብሰል አለ አይደል ይሄ ነገርን የሆነ ምግብ ለምግብነት የማዘጋጀት እንትኑ ችሎታ ያላችው ሰዎች በጣም ይህንን ደረጃውን ቅደም ተከተል ጠብቀው ያውቃሉ ብዬ አስባለሁ። እና ከዛ ጋር ተያይዞ ብዙ ጊዜ የሚስተዋውሉ አንዳንድ ነገሮች አሉ። ለምሳሌ አሁን አንዳንድ ነገሮችን ማብዛት አንዳንድ ነገሮችን ደግሞ ማሳነስ እና ከዚህ ጋር የተያዙ በጣም አስፈላጊ ነገር የሆነው ሁላችንም የምናውቀው ለምሳሌ አሁን ጨው በአንድ ምግብ በማብሰል ሂደት ላይ ቢበዛ በጣም በዛ ብሎ ቢጨመርና ከዛ ላይ ምግቡ ከበሰለ በኋላ ለምግብነት ሰው ፊት ቢቀርብ እና ደግሞ በሚቀመስበት ጊዜ ይሄ ምግብ ለምግብነት የማይሆን ነው የሚሆነው ማለት ነው። ለምን ሲባል በጣም ብዙ ጨው ስለተጨመረበት እና ከመጠኑ በላይ ስለሆነ ማለት ነው። በተመሳሳይ ሁኔታ ደግሞ ቢያንስ ወይም ትንሽ ጨው ብንጠቀምበት ምን ሊሆን እንደሚችል ማሰብ እንችላለን። ምክንያቱም ከተፈለገ ወይም ያ የሚዘጋጀው ምግብ የሚዘጋጀው ማዕድ ሊኖረው ይገባል ተብሎ ከሚታሰበው በታች ጨው ስላለበት ያ ምግብ ለመገበነት አይሆንም ማለት ነው። ስለዚህ በሚበላበት ጊዜ የማያዋጥ ለማዋጥ የሚከብድ ወይም ጭራሽን የማይበላ አይነት ምግብ ነው የሚሆነው። እና ጨው ብቻ አይደለም ለምሳሌ በጣም ብዙ እንትኖች አሉ አሁን ይሄ ጨው በየትኛውም ምግብ ውስጥ የማይጠፋ ነገር ስለሆንን ነው። እንደ ምሳሌ የተጠቀምኩት እና በጣም ብዙ የሚዘጋጁ ምግቦች አሉ ሁሉም የሚዘጋጁ ምግቦች የራሳቸው የሆነ የተለያየ ቅመማ ቅመሞችን ይፈልጋሉ። ለምሳሌ አሁን ዶሮ ለማብሰል እና ሽሮን ለማብሰል የሚጠቀሙ ወይም የሚጠይቋቸው ቅመማ ቅመሞች እኩል አይሆንም። ተመሳሳይም አይሆንም እና የ ከሚጠይቁት ገንዘብ አንስቶ የሚጠይቁት ክህሎትም ይለያያል ማለት ነው። ስለዚህ ከዚህ ከዚህ ከዚህ ጋር አንስቶ በጣም ብዙ እንትን ይፈልጋል ብዙ ክህሎት ይፈልጋል እዛ አካባቢ ያአለው እና እኔ ወደ ራሴ ስመጣ ማብሰል ትችላለህ ወደሚለው ጥያቄ ስመጣ ማለት ነው የሚዘጋጀው ወይም የሚበሰለው ነገር ነው የሚወስነው ለምሳሌ አሁን ቀለል ያለ ሽሮ ምናምን ከሆነ ችግር የለውም። ነገር ግን አሁን ከባድ ለምሳሌ ዶሮ ወይ ስጋ ማብሰል ስጋ መቀቀል ምናምን ሲሆን ያ ነገር ትንሽ እንትኖቹ ደረጃዎቹ ይወሳሰቡና ከበድ ሊሉ ስለሚችሉ እነዛ እነዛ ነገሮችን እስካሁን ድረስ አልሞከርኩትም። ምክንያቱም በጣም ብዙ ወጪ ተደረጎበት በጣም በብዙ ወጪ ስለመጣ ቢበላሽም የዛን ያህል ነው እንትን የሚሆነው ማለት ነው። እና አልሞከርኩትም ነገር ግን በሚዘጋጅበት ጊዜ ብዙ ጊዜ ማየት እንትኑ አጋጣሚው ነበረኝ ማለት ነው። እና ያን ከዛ ባለፈ ደግሞ አሁን በሀገራችን ባህል ብዙ ጊዜ ትክክል ነው ብዬ አላስብም። ነገር ግን ብዙ ጊዜ እህቶች ናቸው የማብሰልን ተግባር የሚሆኑት እኔ ደግሞ ወንድ ነኝ እና እህት አለችኝ ብዙ ጊዜ የምታበስልልን እሷ ነች ቤት ውስጥ ማለት ነው። እና ትክክል ነው ብዬ አላስብም እንዳልኳችሁ። ስለዚህ በጣም የማብሰልን ነገር የሚያዘወትሩቱ በባህላችን እነሱ ናቸው። አሁን አሁን ግን በጣም ሰውም እየዘመነ ሲመጣ ሀገራችንም እያደገች ይሄ ባህላዊ እንትኖችም የተለወጡ ሲመጡ ሰው ግንዛቤው እያደገ ሲመጣ ነገሮች በጣም በመስተካከል እና ሚዛናዊ እየሆኑ መጥተዋል ብዬ ነው የማስበው ማለት ነው። ስለዚህ ከዛ ከዛ ጋር ተያይዞ ይሄ ነው እስካሁን ድረስ ያለኝ መረዳት ማለት ነው። ይሄንን ሀሳብ በተመለከተ ስለዚህ ማብሰል ትችላለህ ለሚለው ጥያቄ የግሌ መልስ ይሄ ነው ማለት ነው። አመሰግናለሁ

የትኛውን የቀኑን ሰዓት እጅግ ትወዳለህ በጣም ጥሩ ጥያቄ? ያው እንግዲህ በቀን ውስጥ ሃያ አራት ሰዓት አለ ሃያ አራት ሰዓት ማለት የቀን አስራ ሁለት ሰዓት እና የሌሊቱ አስራ ሁለት ሰዓት ማለት ነው። እነዛ አስራ ሁለት ሃያ አራት ሰአቶች በተለያየ እንትኖች ክንዋኔዎች የተከፋፈሉና የራሴ ራሳቸው የሚተገበርባቸው ወይ የራሴ ራሳቸው የሚከወንባቸው ተግባራትን የያዙ ሰዓታት ናቸው። አንዳንድ ሰዎች ሰዓቶቻቸውን በጣም በትክክል ከመከፋፈላቸው የተነሳው ስርፍራፊ የሚባል ወይም ትርፍ የሚባል ጊዜ የላቸውም ትርፍ የሚባል ሰዓት የላቸውም ማለት ነው። ስለዚህ እኔም አሁን እንደዛ በጣም የተደራጀና የተቀናጀ ምንም አይነት የማይከስር ሰዓት የሌላኝ ሰው አይደለሁም በጣም ብዙ ጊዜ የሚባክን ብዙ ጊዜ የሚከስር ብዙ ጊዜ ያለኝ ሰው ነኝ። እና ከዛ በመነሳት የትኛውን የቀኑን ሰዓት ትወዳለህ? ወደሚለው ጥያቄ ስመጣ። በጣም አሁን የሚወደድ ተብሎ የሚታሰበው ሰዓት ምን አይነት ሰዓት ነው ወይም አንድ ሰው አንድን ሰዓት ምን ቢያደርግ ነው ያ ሰዓት ለዛ ሰውዬ ተወዳጅ ሰዓት የሚሆንለት። ደግሞ ያንን ሰዓት ለዛ ሰውዬ ተወዳጅ ያደረጉለት ምክንያቶች ውስጥ ምንድን ናቸው? በዚህ ሰዓት በጣም ወይም በዚህ ጊዜ በጣም እንደ ሀገር የሚዘወተሩ አንድ ሰው ቀኑን በጣም ብዙ የሚፈጅባችሁ ነገሮች ምንድን ናቸው? የሚለውን ሀሳብ በጥቂቱ ለመነካካት እሞክራለሁ። ወደዛ ከመግባቴ በፊት። በዚህ ሰዓት በጣም አሁን ሁላችንም ይሄ ዘመናዊ ስልክ ተጠቃሚዎች ከመሆናችን የተነሳ በጣም ብዙ ጊዜያችን በአጠቃላይ ጠቅለላ አደርጎ የወሰደብን ይሄ የማህበራዊ ሚዲያ በተለይ በተለይ ቲክተኩ አለም ነው ማለት ነው። ስለዚህ በጣም ከቲክቶክ የምናሳልፋት እያንዳንዷ ጊዜ የምትወደድ ጊዜ አለ ይሄ በጣም የምንዝናናበት ሪላክስ የምናደርግበት ፈታ የምንልበት ጊዜ ነች ብዬ ስለማስብ። ብቻ አንድም ሰዓት ይሁን ሁለት ሰዓት ሶስት ሰዓት የሚሆን አንድ ቀንም ይሁን ግን እዛ ውስጥ የምናሳልፋት ጊዜ በጣም የተለየችና በጣም እጅግ የተወደደች ሰዓታችንስ ብዬ ነው የማስበው። እና ይሄ የኔ ብቻ ሊሆን ይችላል። በአጠቃላይ እንደ ሀገር ማለት ነው እንደ ሀገር ብቻ ሳይሆን እንደ አለም አንዳንድ የአለማችን ክፍሎች ያደጉ ሀገራት ይህንን አፕሊኬሽን ወይም ይህን መተግበሪያ ከሀገራቸው ላይ በህጋዊነት አግደውታል ማለት ነው። ለምን ሲባል ምክንያቱም ለኔም ግልጽ ባልሆነ መልኩ እና ስለዚህ በሀገራችን ኢትዮጵያ አሁን ካለው ነባራዊ ሁኔታ በመነሳት ወይም አሁን ካለው ወቅታዊ ሁኔታ በመነሳት። የሁላችንም ሰዎች መዝናኛውን የሁላችንም ሰዎች ጊዜ ማሳለፊያ ነው ብዬ የማስበው በጣም በጣም የቲክታኩ አለም ነው ማለት ነው። ስለዚህ ማናችንም ሰዎች እዛ ጋር የምናሳልፋት ጊዜ ተወዳጅ ጊዜያችን ነች እዛ ጋር የምናሳልፋት ጊዜ። በጣም የምንዝናናበት ፈታ የምንልበት ካለብን ጭንቀት በጣም የምንስቅበት የሳቅ ጊዜ የምናሳልፍበት ጊዜ ነች ብዬ ሰዓት ነች ብዬ ነው የማስበው ማለት ነው። ስለዚህ ከዛ በመነሳት ነው እንደዛ አይነት እንትን መፍትሄ ላስቀምጥ የቸልኩት ማለት ነው። ወደ ራሴ ስመጣ ግን እኔ ከዚህ በፊት የቲክታክ አፕሊኬሽን ወይ መተግበሪያውን እጠቀም አልነበረም። በተለያየ ምክንያት ማለት ነው። እና የሆነ የሆነ ጊዜ እጠቀማለሁ ከዛ ደግሞ አጠፋለሁ ማለት ነው። ነገር ግን ለኔ ተወዳጅ ጊዜ ወይም ከቀኑና ከሌሊቱ ተወዳጅ የሚባሉት ጊዜ የትኛው ነው ተብዬ ስትጠየቅ መልስ ምንድነው የሚሆነው? ቀን ቀን ልክ ከሰአት ከዘጠኝ ሰዓት እስከ አስራ አንድ ሰዓት ባለው እንቅልፍ እተኛለው። ያ እንቅልፍ የምትተኛበት ጊዜ ልክ በምንነሳበት ጊዜ ጭንቅላቴ እንትን ታድስ አሳቤን አድሼ ነው የምንሳው በአዲስ ሀይል ነው የምነሳው ማለት ነው። ስለዚህ ያ የምነሳበት ጊዜ ወይም ያ እንቅልፍ እንቅልፍ የምተኛባት ሁለት እና ሶስት ሰዓት በጣም በጣም የተለየች ሰዓቴ ነች ማለት ነው። ለኔ ከቀኑ ሌሊት ደግሞ ሌሊት እንቅልፍ ከተኛሁት በኋላ አስከነገ ያለው ጊዜ በቃ ለኔ የምዝናናበት ከሃያ አራቱ ሰዓት ውስጥ እኔ በጣም ደስ ብሎኝ የማሳልፈው ጊዜ የእንቅልፍ ሰዓቴ ነው ብዬ ነው የማስበው እውነቱን ለመንገር ማለት ነው። እና ቅድምም ሳላነሳ ማለፍ ያለፍኩት የረሳሁት ነገር ምንድነው? ከዛ ከማህበራዊ ሚድያ ጋር ተያያዝ ተያይዞን ሁሉም ሰው ነው ማለት አሁን በዚህ ጊዜ እንደዚህ አይነት ነገር ውስጥ እያለፈ ያለው ብዬ ነው የማስበው። ከዛ ባለፈ እንቅልፍ መተኛት በጣም ይሄ እንቅልፉምነት ነው መሰለኝ ለቃሉ ይቅርታና እና በእንደዚህ አይነት ሁኔታ ውስጥም የሚያልፉ ሰው የምናልፈው ሰዎች ነው ሁላችንም ማለት ነው። ስለዚህ አሁን ይሄ ማህበራዊ ሚድያ ላይ ብዙ ጊዜ ማሳለፍ ከዛ ደግሞ የቀረውን ሰዓት በእንቅልፍ ማሳለፍ ማለት ነው። በጣም ትልቅ ትልቅ እንትን ነው አሁን ጉዳቶችን ነው የተገበረን ወይ እንትን እየተለማመድን ያለነው በህይወታችን ላይ ማለት ነው በጣም እንደ ሀገር ስለዚህ። አሁን የቴክኖሎጂ መስፋፋት ይሄ የቴክኖሎጂ ነገሮች በጣም ማደግ መራቀቅ ተያይዞ የሚነሱ ጥቅማ ጥቅሞች እንዳሉ ሁሉ በጣም ብዙ ብዙ ጉዳቶችም አብረው እየተስተዋሉ ነው የሚገኙት ብዬ ነው የማስበው ማለት ነው። እነዛ ጉዳቶች ደግሞ ለብዙ ለብዙ ነገር ውድቀት ለብዙ ነገር ኋላ መቅረት ለብዙ ነገር መቀነስ ቀንደኛ ምክንያቶች ናቸው ብዬም አሰባለሁ ማለት ነው። ስለዚህ እነዛ እነዛ ነገሮችን ነው አሁን እያስተዋልኩ ያለሁት ብዬ ነው የማስበው። ስለዚህ በዚህኛው የርዕሰ ጉዳይ ላይ ያለኝ የድምጽ ቅጂ ይህንን ነው የሚመስለው ስለተሰጠኝ። ያ አምስት ደቂቃ የድምጽ ቅጂ ፕሮግራም እጅግ አድርጌ አመሰግናለሁ። እና ከዚህ በኋላ በሚኖሩኝ የድምጽ ቅጆች ላይ በመልካም እስክንገናኝ ድረስ መልካም ቆይታ። አመሰግናለሁ።

ወደ ሱቅ ከመሄድ በፊት ዝርዝር ከመሄድ በፊት ዝርዝር ትጽፋለህ? ዝርዝር ትጽፋለህ ሲባል ለምሳሌ የሚገዙ ነገሮች ወይም እንጂ የሚገዛቸው ነገሮችንም ዝርዝር ማስቀመጥ ነው? ወይስ የገበያ ቀኖችን በዚህ በዚህ ቀን ገበያ እሄዳለሁ ብዬ ነው ዝርዝር የምጽፈው? ትንሽ ሁለት እንትኖች መወዛገቦች ተፈጥሮብኛል ማለት ነው። ነገር ግን ይህንን መውዛገብ በምን መልኩ ነው የምፈታው? አንድ እንትን አስቀምጣለሁ፤ አንድ መላምት አስቀምጣለሁ ያም መላምት ምንድነው የሚሆነው ወደ ሱቅ በሚሄድበት ጊዜ ወይም ወደ ገበያ በምወርድበት ጊዜ ማስቀመጣችሁ ዝርዝር ነገሮች ምንድነው የሚሆኑት? ሄጄ የምገዛቸው ነገሮች ለምሳሌ ይሄንን፣ ይሄንን ዛሬ እገዛለሁ፤ ይሄንን፣ ይሄንን ደግሞ አያስፈልገኝም ምንድነው ለማለት የፈለኩት? የሚያስፈልጉኝንና የማያስፈልጉኝን ነገሮች መጀመሪያን ልቅም አድርጌ የማውጣት፣ ከዛ ደግሞ የሚያስፈልጉኝን ነገሮች ብቻ ትኩረት አድርጌ እነዛን ነገሮች መግዛት ማለት ነው። በርግጥ ሀሳቡ አስፈላጊና ጠቃሚ ሀሳብ ነው። ያም የሚሆንበት ምክንያት ምንድነው? ለምሳሌ አሁን ብዙ የምገዛቸው ነገሮች ቢኖሩ አሁን ለምሳሌ አስቤዛ ለመግዛት ገበያ በምወርድበት ጊዜ በጣም ብዙ ሊበዛብኝና ሊያወዛብኝ ስለሚችል እንዲሁ በቃል ሽምድጄ የሚሄድበት ጊዜ እጅግ በጣም ትልቁ መወዛገብ ሊፈጠር ይችላል። ምክንያቱም ለምን ሲባል? ስለሚበዛና በቃሌ ብቻ ስለያዝኩት ማለት ነው። ስለዚህ ያንን ውዝግብ ለመቀነሱ ያንን ግራ መጋባት ለመፍታት ምን ማድረግ ነው መፍትሄው ብዬ የማስበው? ነገሮችን መዘርዘር ወይም በዝርዝር መጽሐፍ በጣም ትልቅ፣ ትልቅ ሚናን የሚጫወተው ማለት ነው። ስለዚህ ያንን ብቻ ሳይሆን ብዙ ችግሮችን በቀላሉ ይፈታቸዋል ብዬ አስባለሁ። እና ምንድነው አሁን ነገሮችን በዘርዝር ማስቀመጥ ማስቀመጡ የሚጠቅመን? አሁን ለምሳሌ ሄደን የሆነ ነገሮችን ስንገዛ ከመሃል ብንረሳ፣ ወይም ደግሞ የሆነ ነገር ያልገዛን መስሎ ቢታሰቡን የጻፍነውን ነገር የዘረዘርነውን ነገር አውጥተን ወይም እንደገና በመመልከት ተመልሰን መግዛት እንችላለን ማለት ነው። ይሄም ገንዘብ በዚህም ደግሞ ገንዘባችንን መቆጠብ፣ ጊዜያችንን መቆጠብ፣ ራሳችንንም ካለባት የጭንቀት ማትረፍ እንችላለን ማለት ነው። ስለዚህ ወደ ራሴ በምመጣበት ጊዜ ወደ ሰው ከመሄድህ በፊት ዝርዝር ነገ ትጽፋለህ? የሚጠይቀኝ የቀረበልኝ። እና ይሄ ደግሞ በጣም በአስፈላጊነት ወደ ሱቅ ብቻ ላይሆን ይችላል። ለምሳሌ አሁን ስቆም የሚሄድበት ጊዜ እኔ በጣም ብዙ ይሄ ዝርዝር አለ አይደል፣ ይሄ በጣም ከመጠን በላይ ብዙ የሆነ ነገር ስለማልገዛ ወደ ሱቅ በሚሄድበት ጊዜ ዝርዝር ነገር ያስፈልገኝ። ነገር ግን ወደ ገበያ በምውርድበት ጊዜ፣ ለምሳሌ አሁን ገበያ በምወርድበት ጊዜ ምናልባት ብዙ ነገር፣ ብዙ ቃል ልገዛ እችላለሁ ብዬ ስለማስብ ያኔ ዝርዝር ነገሮችን ማዘጋጀት ወይም ዝርዝር ጽሁፎችን ማዘጋጀት ግን ይሆንብኛል ማለት ነው። ምክንያቱም ለምን ሲባት ተመልሶ መጥቼ ከአልባሌ ጸጸት እና ከአልባሌ ወይም ተመልሶ ከመሄድ ጊዜንም ለመቆጠብ ማለት ነው። እና ለዛ ለዛ እንደዚህ አይነት ነገሮችን ማዘጋጀቱ በጣም ትልቅ ሚና ያጫውታል። ብዙ ነገር ይቀንሳል ብዬ አስባለሁ። ስለዚህ ወደ ሱቅ ከመሄድህ በፊት ዝርዝር ነገር እጽፋለሁ የሚሉ ጥያቄ ጥያቄውን ሳስተካክለውና መልሴን ሳስቀምጠው ምንድነው የሚሆነው? ወደ ሱቅ በሚሄድበት ጊዜ ዝርዝር ነገር አላስቀመጠም ነገር ግን ወደ ገበያ በምወርድበት ጊዜ ዝርዝር ነገር አስቀምጣለሁ። ይህንንም ግን አሁን ሳይሆን ድሮ ለምሳሌ ልጅ በሌላ በነበርኩት ጊዜ ገበያ ስላክ የግድ ወረቀት መያዝ አይጠበቅብኝም። እጄ ላይ ሁላ እጽፍ ነበር አስታውሳለሁ። እና ብዙ ጊዜ ይሄ ምሽት ገበያችን ስለምላክ ምናልባት ብዙ ነገሮችን መንገድ ልረሳ ስለምትችል። መንገዱም ትንሽ ያስፈራ ስለነበረ ነገሮችን እጅ ላይ ነበር የጻፍኩት የሚሄደው ማለት ነው። ከዛ በኋላ ያደግኩት ስመጣ ደግሞ ምን ማድረግ ጀመርኩት? ወረቀት ላይም በጣም ያደግኩት ስል አለ አይደል ይሄ ወደ ስድስት ሰባተኛ ክፍል አካባቢ በምደርስበት ጊዜ ነገሮችን ወረቀት ላይ በመዝገብ ወይም በመዘርዘር ወደ ገበያ መላክ ጀመርኩት ማለት ነው። ከዛ በኋላ ደግሞ እያደኩት ስመጣ ስልክ ሲይዝ በጣም ብዙ ነገር በሚነገረኝ ጊዜ የምገዛቸውን ነገሮችም ሊገዛቸውም የሚሄድላቸውን ነገሮች ምን አደርጋለሁ ስልኬ ላይ እንደ ማስታወሻነት ወይም ለማስታወሻነት እንዲረዳኝ መዝጊቢያቸው እወርዳለሁ። ስለዚህ ያ ያ ደግሞ ለምንድነው የጠቀመኝ? ጊዜዬን በአግባቡ እንድትጠቀም። ለምሳሌ አሁን ምንድነው ከጊዜ ጋር ምን ያገናኘዋል ብትሉኝ? ለምሳሌ የሆነ ነገር የምገዛውን እቃ ረስቼ የመጣሁት፤ ከዛ የሚገዛው እቃ በጣም አስፈላጊ ሆኖ የሚገኝና መጥቼ ልክ ከገበያ ተመልሽ መጥቼ በማረጋገጥበት ጊዜ ሳልገዛው ወይም ባልገዛውና ፔስታሌን ባዶ ባገኘው ተመልሼ ልሄድ ነው ማለት ነው ገበያ። ስለዚህ በዛ ምን ይባክናል? ጊዜ ይባክናል ስለዚህ ጊዜዬን በአግባቡ ለመጠቀም ይረዳኛል። እና ደግሞ በጣም ካልባሌም ወቀሳ ራሳችንን እንትን እንድንል እንድንቆጠብ ያደረገናል ማለት ነው። ስለዚህ ወደ ሱቅ ወዴትም አሁን አሁን በምንላክበት ጊዜ በምንሄድበት ጊዜ ዝርዝር ነገሮችን ማዘጋጀቱ የሚገዙ ነገሮችን አስፈላጊ ነገሮችን ዝርዝር ማስቀመጡን በጣም አስፈላጊ ነገር ነው ብዬ ነው የማስበው። ይሄን አሁን ማድረግ ያለብን ብዬ የማስበው ወደ ሱቅ የምንሄድበት ወይም ወደ ገበያ በምንላክበት ጊዜ ብቻ ሳይሆን ማንኛውም የምናደርጋቸውን ነገሮች ዝርዝርና ወይም ግልጽ ብሎ በግልጽ የተቀመጡ ፍንትው ብሎ በቀላሉ የምንረዳቸው አይነት ሀሳቦች ቢሆኑ ይመረጣል ብየ አስባሉ ማለት ነው። ስለዚህ ከዛ በመነሳት ነው ይህንን ነገር፣ ይህንን ሀሳብ እዚህ ጋር ላስቀምጥ የቻልኩት። እና በሚቀጥለው የድምጽ ቅጂ እስክንገናኝ ድረስ መልካም ቆይታ አመኝላችኋለሁ። ስለዚህ ይህንን ይመስገን ማለት ነው በዚህ ላይ ያለኝ ሀሳብ። አመሰግናለሁ።

ቀልድ መናገር ትወዳለህ በጣም እጅግ በጣም ጥሩ ጥያቄ ቀልድ መናገር። በጣም እወዳለሁ ብየ አላስብም ግን ያው ቀልድ አንዳንድ ጊዜ እናገራለሁ መጀመሪያ ቀልድ መናገር ትወዳለህ የሚለውን ሀሳብ ከማውራቴ በፊት ቀልድ ምንድነው የሚለውን ትንሽ ላብራራና ከዛ በኋላ ደግሞ ቀልድ ትናገራለህ ወይም ቀልድ ትወዳለህ ወደሚለው ሀሳብ እገባለሁ ማለት ነው። እና አስፈላጊ መስሎ ከታየኝ ደግሞ አንድ ቀልድ እቀልድላችኋለሁ እና ምንድነው ቀልድ መጀመሪያ ቁም ነገር ያልሆነ ዋና ኢላማ ወይም አላማው አንድን ሰው ለማሳቅ ወይም አለ አይደለ አንድ ሰው ካለበት ጭንቀት እና የተለያየ ሁኔታ ሙድ ለመቀየር ታስቦ የሚነገር ይሄ ንግግር ምናልባት እውነትም ውሸትም ሊሆን ይችላል ግን የሚቀለድ ቀልድ ነው ማለት ነው። ስለዚህ የመጅመሪያ ቀልድ ማለት በአጭሩ እውነት ያልሆነ ወይም ደግሞ እውነት የሆነ ግን ዋና አላማው ለማስተማር ምናምን ሳይሆን ተብሎ የሚነገር ነገር ነው ማለት ነው። እና ቁም ነገር ያልሆነ ስል ቁም ነገር የለውም ወይም አያስተምርም ምንም ጥቅም የለውም ማለት አይደለም ምናልባት ሊያስተምርም ትልቅ ትምህርቶችም ሊኖሩት ይችላሉ። ለምሳሌ አንድ ቀልድ ልቀልድላችሁ እዚህ ጋር አንድ ጊዜ ምን ተፈጠረ አንድ ሽማግሌ ነበር ይባላል እና ያ ሽማግሌ በጣም የተከበረ ሰው ነው የተከበረ ሰውም ከመሆኑ በላይ በጣም ለማህበረሰቡ ጥሩ አይነት ግንዛቤ ያለው ሰው ነበር ተብሎ ይታሰባል። እና ያሽማግሌ የሆነ ጊዜ እየሄደ ምን ተፈጠረ መንገድ ላይ ሊጸዳዳ ይቀመጣል ማለት ነው። መንገድ ላይ ሊጸዳዳ በተቀመጠበት ጊዜ አንድ የሰፈሩ ሌላ ሽማግሌ እያለፈ እነኝህ ሰዎች እንዴት ነው መንገድ ላይ የሚጸዳሉት እንዴት ይሄንን እንዲያደርጉ ቻሉ ብሎ በጣም ተገርሞ ስማቸውን ይጠራና እንዴት እንደዚህ አይነት ስራ ትሰራላችሁ ምናምን ብሎ ይጠይቃችኋል። ይሄንን ጥያቄ በሚጠይቃቸው ጊዜ ምንድነው? ያሉት እኔ የተጸዳዳሁት አይደለም ነገር ግን ወፍ ይዤ ወፍ ላይ ተቀምጬ ነው ያሏቸው ማለት ነው። ስለዚህ እንደዛ ነው እንዴ ምናምን ብሏቸው ገና ያናገሯቸው ሳለ ምን አሏቸው? ወፍ ይዘው ከሆነ ምናልባት እስኪ መጥተው እንዲይዙላቸው ምናምን ጠየቁ ማለት ነው። ስለዚህ ይህንን ይመስላል አመሰግናለሁ

ሌሎችን ማበረታታት ትችላለህ በጣም ጥሩ ጥያቄ? ሌሎችን ማበረታታት እችላለህ ከማለቴ በፊት መጀመሪያ ማበረታታት ማለት ምን ማለት ነው? ወይም አንድ ሰው አንድ ሰው ስናበረታታ አንድን ሰውን የማበረታታት ስራ እየሰራን ስንል ስለ ምን እያወራን የሚለውን ሀሳብ መጀመሪያ በጥቂቱ ልነካካና ከዛ ወደ ራሴ ተመልሼ አንድ ሰው ማበረታታት ልምዱ አለኝ ወይ የለኝም የሚል ነው። በጥቂቱ አጠር አጠር አድርጌ ለመዳሰስ እሞክራለሁ ማለት ነው። እና ይሄ ሀሳብ ሲነሳ ሀሳቡ በእርግጥ ርዕሰ ጉዳዩ በጣም የሚያወያይ በጣም ብዙ ሀሳቦች ሊነሱበት የሚችል እጅግ በጣም ሳቢና ብዙ አስደሳች የሆነ ርዕሰ ጉዳይ በመሆኑ ሀሳቡን ያዘጋጀውን ይሄ ሰው ሰራሽ አስተውህሎት በጣም አድርጌ አድንቄ እና አመስግኘ ማለፍ እፈልጋለሁ። እና ከዚህ በኋላ በሚኖሩኝ አራት እና አራት ከምናምን ደቂቃዎች ውስጥ ይሄንን ሀሳብ ተመርኩዤ ወይም በዚህ ርዕሰ ጉዳይ ላይ የራሴን አመለካከቱኝ የራሴን የግል መልከታ አስቀምጣለሁ ማለት ነው። ስለዚህ ቀጥሎ ማውራው እሳብ የራሴ የሆነ የኔ ግል መልከታ ሲሆን የሌላውን ሰው የግል መልከታ የማይመለከት ነው ማለት ነው። ስለዚህ ስለ ማበረታታት ወይም አንድን ሰው ስለማበረታታት ስናወራ ስለ ምን እያወራን ነው? ያንን ሰው እያበረታታን ነው ስንል ምን እያደረግነው ነው? የሚለውን መዘመሪያ በጥቂቱ ላውራ ማበረታታት ማለት የአንድን ሰው ችሎታ የአንድን ሰው አቅም እውቅና መስጠት ማለት ነው። ስለዚህ አንድ ሰው የሆነ ነገር ማድረግ የሚችል ከሆነ አንተ ትችላለህ ወይም ይህንን ነገር ማድረግ ትችላለህ በማለት ያንን ነገር ላደረገበት ለዚያ ምክንያት ለዚያ ሰውዬ እውቅና መስጠት ማለት ነው። ስለዚህ በዛ ጊዜ ያ ሰውዬ ሰው እውቅና እንድትሰጠው በሚያስተውልበት ጊዜ ተጨማሪ ስራ ለመስራት ወይም ተጨማሪ ያንን መዘመሪያ በሚሰራበት ነገር ለመቀጠል ይነቃቃል ይነሳሳል ማለት ነው። ስለዚህ በአጭሩ ማበረታታት ማለት ለአንድ ሰው ለሰራው ስራ ወይም ላለው ነገር ለሚችለው ለጭሎታው እውቅና መስጠት ማለት ነው። ስለዚህ አንድን ሰው ስናበረታታ እውቅና የሰጠነው ነው ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ አንድ መምህር አለ እንበል አንድ ያ መምህር ከተማሪው ውስጥ ጋር ጥሩ የሆነ መስተጋብር አለው። ጥሩ መስተጋብር አለው ስል ለምሳሌ የሚሰጠውን እያንዳንዱን ክፍል ጊዜ በአግባቡ የሚጠቀም ከተማው ውስጥ ጋር ጥሩ የሆነ ሰጣ ገባ ያለው በመማር ማስተማር ሂደት ውስጥ ጥሩ የሆነ መስተጋብሮችን የሚያዘወትር መምህር ከሆነ ያንን ሰው እየቀረበን በጣም ጎበዝ ትችላለህ ስለዚህ በዚህ ባህሪ ቀጥል በምንልበት ጊዜ ያ ሰውዬ ማስተማር እንደሚችል ወይም ለዛ ሰውዬ የማስተማር ችሎታ የማስተማር ክህሎት ምን ያደርግን ነው እውቅና እየሰጠን ነው ማለት ነው። ስለዚህ በአጭሩ ማበረታታት ወይም አንድን ሰው ማበረታታት ወይም ማንሳሳት ማለት ለዛ ሰውዬ ችሎታ ለዛ ሰውዬ አቅም ምን ማድረግ ነው እውቅና መስጠት ያንን ሰውዬ ማበረታታት ያለ ሰውዬ በዛ ስራ እንዲቀጥል ወይም ቀጥሎ የተሻለ ነገር እንዲሰራ ያንን ሰውዬ ማንሳሳት እንዲቀጥል ማንሳሳት ነው ማለት ነው። ያ ደግሞ በሰውየው ጭንቅላት ላይ በጣም ትልቅ የሆነ ሚና ይጫወታል። እንደምናውቀው እኛ ሰዎች በተፈጥሮአችን ይሄ አዎንታዊ የሆኑ አስተያየቶችን አዎንታዊ የሆነ መልከክቶችን ከጓደኞቻችን ከቤተሰቦቻችን በአጠቃላይ ከሰዎች እንፈልጋለን። ይሄ ማለት ምን ማለት ነው? ጭንቅላታችን አወንታዊ የሆነ አበረታች የሆነ ደጋፊ የሆነ አስተያየቶችን በሚሰማበት ጊዜ ለቀጣይ ስራ ለቀጣይ ነገር በጣም የሚበረታታ እና የሚንሳሳ ስለሆነ እንደዚህ እንደዚህ አይነት ነገሮች በተፈጥሮ ለጭንቅላቶቻችን በጣም መጋቢ ናቸው ማለት ነው። ስለዚህ ጭንቅላታችን ይህንን ነገር በሚሰማበት ጊዜ ወዲያውኑ ምንድነው የሚያስበው? ለእንደዚህ አይነት ቀጣይነት ላለው ነገር እንድንሰራ እንድንሰሳ ጭንቅላታችንን ወይም ሙሉ ሰውነታችንን የማሳመን ስራ ይሰራል ማለት ነው። እንደምናውቀው የሰውነታችን መሪ የሚባሉ ጭንቅላታችንም አእምሮአችን ነው ስለዚህ አእምሮአችን ከተነሳሳ አእምሮአችን ካመነበት አእምሮአችን ከተቀበለው ሌላው የሰውነት ክፍሎቻችንን የማዘዝ አቅም አለው ማለት ነው። ስለዚህ ማበረታታት ማለት አንድን ሰው ማንሳሳት ወይም ለዛ ሰው እየሰራ እውቅና መስጠት ነው ማለት ነው። ስለዚህ ማበረታታት እችላለሁ ወይ አትችልም ለሚለው ጥያቄ ወደ ራሴ ስመጣ ማበረታታት አዎ እችላለሁ አበረታታለሁ ለአንድ ሰው ስራ ችሎታ እውቅና ቅና አሰጣለሁ የሚለው መልስ ነው ብዬ አስባለሁ። አመሰግናለሁ ማለት ነው

ምን አይነት ልብስ ትወዳለህ? ወደዚህኛው የድምጽ ቅጂ ፕሮግራም ከመግባቴ በፊት መጀመሪያ ትንሽ አንዳንድ ነገሮችን ይቅርታ ጠይቄ ልመልስ። ያ ምንድነው? ከዚህ በፊት በነበረኝ የድምጽ ቅጂ ላይ መጨረሻ አካባቢ ላይ ባለውበት ጊዜ ትንሽ አካባቢ ላይ ጫጫታ ስለነበረ መጨረሻ አካባቢ ላይ ትንሽ ተረብሻለሁ ማለት ነው። ስለዚህ ወደዚህኛው ሀሳብ በምመጣበት ጊዜ ምን አይነት ልብስ ትለብሳለህ ወይም ምን አይነት ልብስ ትወዳለህ? ነው ጥያቄው ወይም ርዕሰ ጉዳይ የሚለው እና ርዕሰ ጉዳዩ በሚመለከትበት ጊዜ በጣም እንዲወራበት የሚችል በጣም ብዙ ሀሳቦች ሊነሱበት የሚችል ከመሆኑም በላይ በጣም ደስ የሚልና ሳቢ የሆነ ርዕሰ ጉዳይ ሆኖ አግኝቼዋለሁ። ስለዚህ ከዚህ በኋላ በሚኖሩኝ ሶስት እና አራት ከምናምን ደቂቃዎች ውስጥ በዚህ ርዕሰ ጉዳይ ላይ ያለኝን መልከታ ወይም የራሴን አመለካከት በጣም በጥንቃቄ እና ሳይንሳዊ በሆነ መንገድ ለማስቀመጥ እሞክራለሁ ማለት ነው። ስለዚህ እንድታውቁልኝ የምፈልገው ነገር ምንድነው? ይሄ ላይ የማስቀምጠው ሀሳብ የማወራው ነገር የራሴ የግል ምልከታ እንጂ ማንንም ምልከታ አማይመለከት እንደሆነና ከራሴ ብቻ አስቤ ያወጣኋቸው ነገሮች እንደሆኑ እንድታውቁልኝ እፈልጋለሁ። ስለዚህ ምን አይነት ልብስ ትወዳለህ ወደሚለው ወደ ዋናው አስብ በምመጣበት ጊዜ ያሉበት የምወዳቸው ልብሶች ያሉበትን አካባቢ ይመስላሉ። ምን ልላችሁ ፈልጌ ነው ያሉበት አካባቢን ይመስላሉ ማለት ለምሳሌ ያሉበት አካባቢ በጣም ብርዳማ ከሆነ እኔ ቅልል ቅልል ልብሶች አይመቹኝም። ለምን ሲባል ያንን ብርድ የምቋቋምበትን አቅም አይሰጡኝም ብዬ ስለማስብ ማለት ነው። ለምሳሌ ደግሞ በተመሳሳይ ሁኔታ ያለውበት አካባቢ በጣም ሞቃት ከሆነ ትልልቅዬ ልብሶች በጣም ከባባድ የሆኑ ለምሳሌ ድርርብ ጨርቅ ያላቸው ልብሶች አይመቹኝም። ለምን ሲባል ሰውነቴን ያለውን አካባቢያዊ የሆነውን ሁናቴ መላመድ አለበት ብዬ ስለማስብ ማለት ነው። ስለዚህም ያለሁበት ወይም የልብስ ምርጫዬ የምወዳቸው ልብሶቼ ሰፈሬን አካባቢዬን ሁኔታዎቼን ይመስላሉ ብዬ ስለማሰብ ማለት ነው። ስለዚህ አሁን ለምሳሌ ያለሁበት ሁኔታ ወዳለሁበት አካባቢ በምመጣበት ጊዜ ይሄ ያልሁበት ያለውበት አካባቢ። የጅማ ኦሮሚያ ክልል ውስጥ ያለ ሲሆን ምን አይነት የአየር ሁኔታ ነው ያለው ካላችሁኝ? በጣም የሚዋዥቅ አለ አይደል ለምሳሌ አሁን የሆነ የሆነ ጊዜ የሚበርድ የሆነ የሆነ ጊዜ ደግሞ በጣም ሙቀት የሆነ አካባቢ ነው ያለሁት ማለት ነው። ይሄ እንትኑ የሚቀያየረው የአየር ሁኔታው የሚቀያየረው ከወር ወር ወይም ከአመት አመት ምናምን ሳይሆን ከቀን ቀን ነው ማለት ነው። ለምሳሌ ባለፈው ሳምንት ቀን አካባቢ ምንድነው? የነበረው በጣም ከባድ ፀሀይ ነበር በጣም ከባድ እጅግ በጣም ሞቃት ነበር። ቀኑን ቲሸርት ቅልል ልብስ ለብሼ ምናምን ከዋልኩት በኋላ ማታ ከአምስት ሰዓት በኋላ ወይም ከአስር ሰዓት ከአሥራ አንድ ሰዓት በኋላ የበርድ ጀመረ ማለት ነው ስለዚህ ብርዱ እየተባባሰ እየተባባሰ ይመጣና። ልክ ከሰላሳ ከአርባ ደቂቃ በኋላ ከባድ ዝናብ ይጥል ጀመረ ማለት ነው። አስቡት አሁን ቀን በጣም ከባድ ፀሀይ ላይ ነው የዋልነው በጣም እጅግ ከባድ የሆነ ፀሀይ ነው የነበረው። ነገር ግን ልክ ቀኑን ሲመሽም በሚመሽምበት ጊዜ። ምን መሆን ጀመረ ዝናብ መዝነብ ጀመረ ከባድ ዝናብ ማለት ነው ስለዚህ ከዛ በኋላ ያለው ሌሊት እጅግ በጣም ብርዳማ እጅግ በጣም ምቾት የማይሰጥ አካባቢ ነው የሚሆነው ማለት ነው። ስለዚህ በአጠቃላይ በአሁን በዚህ አካባቢ ልብሶቼ ሁኔታዎቼን ወይም አካባቢውን የአካባቢውን አየር ጠባዩን ነው የሚመስሉት ማለት ነው ስለዚህ የሆነ የተወሰነ የማይቀያየር ልብስ ምርጫ የለኝም። ቋሚ የሆነም የልብስ ምርጫ የለኝም ማለት ነው። ስለዚህ የሚቀያየር ነው የልብስ ምርጫዬ ምክንያቱም ሲባል አካባቢው ሁኔታው የአየር ሁኔታው ስለሚለዋወጥ ቋሚ ስላይደለን ከአካባቢው ጋር ራሴን ማላመድ አለብኝ ከአካባቢው ጋር ሰውነቴን ማላመድ አለበት ከአካባቢው ጋር ይሄ ውስጥ ሙቀትን የመቋቋም አቅሜ መላመድ አለበት ብዬ ስለማስብ። ከሁኔታዎች ጋር ልብሶች የለዋወጣሉ ማለት ነው። እና በጣም ብዙ ልብስ የሚለዋወጥ ወይም ብዙ ልብስ ያለው አይነት ሰው አይደለሁም በርግጥ ግን ብቻ ያሉኝን ልብሶች አብቃቅቼ ሁኔታዎችንም የአየር ጠባዩ ጋር እንዲቀራረብ በተመጣጣኝ መልኩ እንዲስማማ አድርጌ ነው የምጠቀመው ማለት ነው። ስለዚህ በዚህኛው ርዕሰ ጉዳይ ላይ ወይም ምን አይነት ልብስ ትወዳለህ? በሚለው ርዕሰ ጉዳይ ላይ ያለኝ የድምጽ ቅጂ ይሄንን ነው የሚመስለው ማለት ነው። ስለዚህ አሁን ያወራኋቸው ሀሳቦችም የስቀምጥኳቸው የግል አስተሳሰቦች የግል አመለካከቶቼ ናቸው በአጠቃላይ ማለት ነው። ስለዚህ ምንም አይነት የማንንም እንትን አይመለከቱም ከማንም ያገኟቸው ከምንም አንብቤ ያመጣኋቸው። እንትኖች ሀሳቦች ሳይሆኑም ከራሴ ያወጣኋቸው የራሴ ሀሳቦች ናቸው ማለት ነው። ስለዚህ ይህንን በመመርኮዝ ነው ይሄንን ሀሳብ ላስቀመጥ ቻልኩት ማለት ነው። ስለዚህ ከዚህ በኋላ በሚኖረኝ የድምጽ ቅጂ ላይ በተጨማሪ ይህንን ነገር እርግጠኛ እንድትሆኑልኝ ወይም እንድትይዙልኝ እፈልጋለሁ። ምንድነው? እሱም እያንዳንዱ የድምጽ ቅጂ ከራሴ ሀሳብ ወይም የራሴ የአመነጨውት ነው ማለት ነው። ስለዚህ ከዚህ ጋር በመያዝ ሌላ ምናልባት የሚነሳ ተጓዳኝ እንትኖች እንዳይኖሩ ውስጤ ስለፈራ ነው ማለት ነው። ስለዚህ በዚህኛው ሀሳብ ላይ ያለኝ ጉዳይ ወይም በዚህኛው ጉዳይ ላይ ያለኝ ሀሳብ ይሄን ይመስላል ስለተሰጠኝ ጥቂት ደቂቃ አመሰግናለሁ። ጨርሻለሁ ማለት ነው። ስለዚህ በሚቀጥለው ርዕሰ ጉዳይ እስክንገናኝ ድረስ መልካም ቆይታ

መዝገቦችን ታስቀምጣለህ? የሚል ጥያቄኛ አለኝ እንግዲህ ሰላም እንደምንቆያችሁ በዚህኛውም የድምጽ ቅጂ ተመልሼ መጥቻለሁ ማለት ነው። ስለዚህ አሁን ቅድም ባሰማኋችሁ ርዕሰ ጉዳይ ላይ። ወይም መዝገቦችን ታስቀምጣለህ በሚለው ሀሳብ ላይ እንደገና በድጋሚ የራሴን የግል አስተሳሰብ የግል ምልከታ ለማስቀመጥ ሞክር አለው። እና ቅድምም ለመናገር ሞክሬያለሁ ከዚህ በፊት በነበረኝ የድምጽ ቅጂ ውስጥ ላይ በማደርግበት ጊዜ መጨረሻ አካባቢ ላይ ትንሽ አካባቢ ላይ ጫጫታ ስለነበረ ተረብሻለሁ ለማለት ነው። አሁን የቅድሙ የድምጽ ቅጂ ተቀባይነት ያግኝ ያገኘ ውስጥ ይሄ ስጋ ታጥሮበታል። ከዛ ባለፈ በሚሰጡኝ ርዕሰ ጉዳዮች ላይ ወይም በምቀበላቸው ርዕሰ ጉዳዮች ላይ የማስቀምጣቸው የግል ሀሳቦቼ ናቸው። ከየትም ከማንም ያመጣኋቸው አይደሉም። ስለዚህ ቀጥታ ከጭንቅላቴ ያወጣኋቸው ሀሳቦች ናቸው። እና ወደዛ ያንን ነገር ከግንዛቤ ውስጥ እንድታደርጉልኝ እፈልጋለሁ። ከዛ ባለፈ መዝገቦችን ታስቀምጣለህ ወደሚሉ ሀሳብ ብንመጣበት ጊዜ። በእርግጥ ሀሳቡ በጣም እጅግ ማራኪ ብዙ ሊወራበት የሚችል በጣም አነቃቂና እጅግ ሀሳብ ብዙ ሊሰጥበት የሚችል ሀሳብ መሆኑ በጣም አስደስቶኛል ማለት ነው። ስለዚህ በዚህኛው ርዕሰ ጉዳይ ላይ ጊዜው ባይበቃኝም ነገር ግን አጠር አጠር አድርጌ ዋና ዋና የምላቸውን ሀሳቦች ለማስቀመጥ ሞከር አለው። ወደ ርዕሰ ጉዳዩ በምመጣበት ጊዜ መዝገቦችን ታስቀምጣለህ የሚል ርዕሰ ጉዴን የተሰጠኝ መጀመሪያ መዝገብ ምንድነው? ስለ መዝገብ ስናወራ ስለ ምንድነው የምናወራው መዝገብ ጠቀሜታው ምንድነው ባለፈው ጊዜ? ወይም ባለፈው ዘመናት ውስጥ ሰዎች መዝገብን ለምን ለምን ይጠቀሙ ነበር? ወደፊትስ መዝገብ ለምን ለምን ያገለግላል ተብሎ ይታሰባል ማስቀመጥ ውስጥ ለምን አስፈለገ? የሚሉ ሀሳቦችን በጣም ቸኮል ብዬ ወይም በመፍጠን ለመነካካት ለመዳሰስ እሞክራለሁ። መዝገብ መጀመሪያ ምንድነው የሚለውን ላውራላችሁ። መዝገብ ማለት። የሆነ ጊዜ የተከናወነን ነገር የሆነ ጊዜ የተፈጸመ ያለፈን ነገር በጽሁፍ ሊሆን ይችላል በድምጽ ቅጂ ሊሆን ይችላል በተንቀሳቃሽ ምስል ሊሆን ይችላል። ብቻ ስዕለ ስዕሎችን አካቶ ማስቀመጡ ወይም እንዲታወስ ለማስታወስ በሚረዳ መልኩ አድርጎ ለሚመጣው ትውልድ ወይም ለሚቀጥለው ትውልድ ማስቀመጥ ማዘጋጀት ነው ማለት ነው። ስለዚህ አንድን ነገር ስንስል አንድን ነገር በድምጽ ግን ስናስቀምጥ አንድን ነገር በተንቀሳቃሽ ምስል ስናስቀምጥ አንድን ነገር ቀጥታ ምስል በምናስቀምጥበት ጊዜ የሆነ ነገር እንደቀዳንና የሆነ የሆነ ማስታወሻም የሆነ ነገር እንዳስቀመጥን ነው የምናወራው ማለት ነው። ስለዚህ ያ ነገር አስፈላጊነቱ ጋር ስመጣ የሆነ ነገር ማስቀመጥ ለምሳሌ አሁን እኔ የዛሬ ሃያ እና ሃያ አንድ አመት አካባቢ ልጅ እያሉ የተነሳሁት ፎቶ ነበረኝ። እና ያ ፎቶ እኔ አስቤ ብፈልግ የተነሳሁት ሳይሆን ያኔ ልደት ካርድ አስፈልጉ ስለነበረ ለዛ አላማ ተነሳሁት ፎቶ ነው እና ዛሬ በምመለከትበት ጊዜ በጣም በጣም እጅግ የሚገርመኝና የምደነቅበት መዝገብ ሆኖ አገኘዋለሁ ማለት ነው። ስለዚህ መዝገብ ብዙ ጊዜ አንዳንድ ሰው ምንድነው የሚያስበው ስለመዝገብ ስናወራ የሆነ የተጻፈ ነገር በቃ አይደል? ከእንትን ከጽሁፍ የማያልፍ ወይም ከጽሁፍ ውጪ ያልሆነ ነገር አድርጎ ነው የሚያስበው። ነገር ግን ስለመዝገብ የምናወራበት ጊዜ ቅድም በጥቂቱ ለመነካካት ሞክሬያለሁ። በጣም እጅግ ሰፊ ሀሳብ ነው በጣም ብዙ የተለያየ ነገሮችን ሊያካትት ይችላል። ስለዚህ በዛ መልኩ ቅድም አሁን ለምሳሌ ያነሳሁት እንትን አለ ስለ ፎቶ ማለት ነው ያ ምስሌ። ልጅ እያለሁት ተነሳሁት ምስል ያኔ ባይነሳ ወይም ያኔ ባይመዘገብ ኖሮ ዛሬ አላስታውስም አላገኙም ነበር ማለት ነው። አንደኛው እሱ ነው። ሌላኛው ነገር ለምሳሌ በጣም ብዙ ብዙ የሆኑ ታሪካዊ ልክ ስቶች ይመዘገባሉ። አንዳንድ ለምሳሌ በድንቅ ድንቅ እንትኖች ላይም የባለማቀፍ ደረጃም ይመዘገባሉ በተፈጥሮ ወይም በተፈጥረተ አለም ውስጥ እንደ ድንገት ወይም ያልተለመዱ ነገሮች በሚከሰቱበት ጊዜ እነዛ ነገሮች ምን ይደረጋሉ ይመዘገባሉ? ወይም ተመዝግበው ለታሪክ ይቀመጣሉ ማለት ነው። ስለዚህ ታሪክ የሚመራመሩ ታሪክ የሚያጠኑ ሰዎች እነዛን ነገሮች እንደ ቅድመ እንደ ጥሬ እቃ ወይም እንደ እንትን ይጠቀሟቸዋል ማለት ነው። ስለዚህ ታሪክን በሚመራመሩበት ጊዜ እነዛ የተመዘገቡ ነገሮች ያለፉ በጣም የቆዩ ነገር ውስጥ በጣም እጅግ ትልቅ ሜና ያጫወታሉ ብዬ አስባለሁ። ስለዚህ በሚቀጥለው ዘመን መዝገብ እንዴት ወይም እንዴት ይጠበቃል የሚለው ሀሳብ ላይ ትንሽ ላስቀምጥና አንድ ሀሳብ ጨምሬ እቋጫለሁ። ወይ በሚቀጥለው ጊዜ አሁን እንግዲህ አለማችን ያለችበት የቴክኖሎጂ መስፋፋት የቴክኖሎጂ እድገት ጋር ተያይዞ እንግዲህ ነገሮች በጣም አሁን እየሰለጠንን እየተስፋፉ ስለመጡ እንደውድሮ ጊዜ በወረቀት ይሄ ስዕላ ስዕሎችን ወረቀት ነክ ነገሮች ላይ ወይም ይሄ እንደ ጥንቱ ግድግዳ ላይ ዋሻዎች ውስጥ ምናምን መሳል ያበቃለታል ብዬ አስባለሁ። እንዴት ነው የሚሆነው? ስልኮቻችን አሉ ይሄ ዘመናዊ የሆኑ በጣም የተሰለጡ እቃዎቻችን አሉ ስለዚህ በነዛ በነዛ እቃዎች ላይ ፋይሎችን ወይም የተለያዩ ነገሮችን ታሪካዊ ክስተቶችን መመዝገብ ይቻላል ብዬ አስባለሁ። ስለዚህ ከዛ ከዛ ጋር ተያይዤ ነው ማለት ነው ይሄንን ሀሳብ ላስቀምጥ የቻልኩት። ስለዚህ መዝገብ ታስቀምጣለህ ወደሚሉ ጥያቄ ወደ ራሴ ስመጣ አዎ አስቀምጣለሁ። የማስቀምጥበትም ምክንያት ቅድም ካስቀመጥኳቸው ከዘረዘርኳቸው ነገሮች ጋር ተያያዝ ነው የሚሆነው ማለት ነው። ስለዚህ ይሄን ሀሳቤ አመሰግናለሁ

የስራ ምኞቶችህ ምንድን ናቸው የሚል ጥያቄ ወይም የሚል ርዕስ ጉዳይ ተቀምጦልኛል እዚህ ጋር። ሰላም እንዴት ናችሁ እኔ በጣም ደህና ነኝ እንግዲህ በዚህኛውም ዙር ስንተኛ ዙር እንደሆነ አላውቅም ብቻ ብዙ ወደ መቶ ምናምን ከሶስት መቶ በላይ የሚጠጉ የድምጽ ቅጂዎች አሉኝ። ከነዛ ጥቂቶቹ ተቀባይነት ያገኙ ቢሆኑም ጥቂቶቹ ግን ገና እስካሁን ድረስ በመጣራት ወይም እየተጠኑ ነው ያሉት ማለት ነው። ስለዚህ ያ እየተጠና ባለበት ጊዜ ሌላ የድምጽ ቅጂ እጨምራለሁ እና ሰብሰብ አድርገው የሚያጣሩ ከሆነ እንዲያጣሩ ማለት ነው። እና ሰላም ብያችኋለሁ በድጋሚ። ወደዚህኛው የድምጽ ቅጂ ፕሮግራም ወይም ወደዚህኛው የድምጽ ቅጂ ስርዓት የምመጣበት ጊዜ። በጣም ደስ የሚል ርዕሰ ጉዳይ አግንቻለው እዚህ ጋር እና የስራ ምኞቶችህ ምንድን ናቸው የሚል ርዕሰ ጉዳይ ነው የተሰጠኝ። ይህንን ርዕሰ ጉዳይ አይደለም በአራት እና በአምስት ደቂቃ በአራት እና በአምስት ሰዓት ራሱ ተወርቶ የሚያልቅ አይደለም ማለት ነው። ስለዚህ በተቻለኝ መጠን የስራ ምኞቶቼ ምንድን ናቸው የሚለውን ከልጅነቴ አንስቼ እስካሁን ድረስ አስቃኛለሁ። ስለዚህ በሰው ህይወት ውስጥ የስራ ምኞቶች ምንድን ናቸው የሚለውን ነገር እና አስፈላጊነታቸው ምንድነው የሚለውን ነገር አለፍ አለፍ ብዬ ለማስቃኘት እሞክራለሁ ማለት ነው። ስለዚህ የስራ ምኞቶችህ ምንድን ናቸው ወደሚለው ወደ ዋናው ሀሳብ በምመጣበት ጊዜ። የስራ ምኞቶቼ የስራ ምኞት ማለት መጀመሪያ ከመነሻው ምንድነው? እና እንግዲህ ይህንን ስራ በምጀመርበት ጊዜ ምን የሚል ህግ ያየሁት ህግና ደንቦች ውስጥ። በሚሰጥህ ርዕስ ጉዳይ ላይ አንቃቂና ሀሳብ ሰጪ የሆኑ አባባሎችን አነሳሽ የሆኑ ጥቅሶችን መጠቀም ትችላለህ። ተብያለሁ እንደ መጀመሪያ ማለት ነው። ስለዚህ ለዚህ ስራ በጣም አስፈላጊ ናቸው ብዬ የማስባቸውን ሀሳቦች እየጨማመርኩት ነው። ከዚህ በኋላ ያለኝን አራት እና አምስት ደቂቃ የምጠቀመው ማለት ነው። ስለዚህ የስራ ምኞቶችን ምንድን ናቸው ወደሚለው ሀሳብ ስመጣ የስራ ምኞቶቼ ምን እንደሆኑ ከመዘርዘሬ ከማስቀመጤ በፊት መጀመሪያ የስራ ምኞት በራሱ ምንድነው? ወይም ስለ ስራ ምኞት በምናወራበት ጊዜ ስለ ምንድነው የምናወራው? የስራ ምኞት በአንድ ሰው ልጅ ህይወት ውስጥ አስፈላጊነቱ ምንድነው? የስራ ምኞት ያለው ሰው ምን አይነት ሰው ነው? የስራ ምኞት የሌለው ሰውስ ምን አይነት ሰው ነው? በእነዚህ አይነት ሰዎች ውስጥ ያለው መለያየትስ ምንድነው? ስለዚህ አንድ ሰው የስራ ምኞት በሚኖረው ጊዜ ምን አይነት የህይወት ልምምድ ወይ ምን አይነት የህይወት ልምድ ይኖረዋል። የስራ ምኞት የሌላቸው ሰዎችስ ደግሞ በምን በምን ይታወቃሉ? የሚሉ ሀሳቦችን በጣም ሰፊ ነው ሀሳቡ በርግጥ አሁን በዚህ ባለኝ በአራት እና አምስት ደቂቃ ውስጥ የሚነካካ ሀሳብ አይደለም። በጣም ብዙ ጊዜ የሚፈልግ ሀሳብ ነው። ስለዚህ እነዚህን ሀሳብ ውስጥ መነካካት እሞክራለሁ በተቻለኝ አቅም ጊዜህን አብቃቅቼ ማለት ነው። ከዛ በፊት ግን ሀሳቦቹ ላይ ዝርዝር ሀሳቤን ወይም ዝርዝር ነገሮችን ከማስቀመጤ በፊት ከዚህ ቀጥሎ የማወራቸው ሀሳቦች በአጠቃላይ ማለት ነው የራሴ የግል ምልከታ ናቸው። ምን ለማለት ፈልጌ ነው። ማንንም አይመለከቱም። ራሴ ያወራኋቸውም ራሴ አንብቤም ሳይሆን ተንብዬም ሳይሆን ከህይወት ተሞክሮዬ የተረዳሁትን ነገር ነው የማካፍላችሁ ማለት ነው። ስለዚህ ይህንን ከግንዛቤያችሁ ውስጥ እንድታስቀምጡልኝ እፈልጋለሁ ሰአቴን በጣም እየገፋ ስለሆነ እዚህ ጋር ወደ ዋናው ሀሳብ ልግባ ማለት ነው። የስራ ምኞት ማለት ወደ ዋናው ወደ ገደለው ሀሳብ በምንመጣበት ጊዜ አንድ ሰው ወደፊት ህይወቱ ወይም ወደፊት እንደዚህ እንደዚህ አይነት ስራ ብሰራ ደስ ይለኛል። ብሎ የሚያስባቸው ሀሳቦች ወይም ውስጡ የሚናገራቸው ጭንቅላት ሁሉ ሰው የሚመሰክርለት ነገር ነው ማለት ነው። ስለዚህ ምኞት ማለት ቢሆንልኝ ደስ ይለኛል ወይም ይሄ ይሄ ነገር በህይወቴ ላይ ቢፈጸም ይሄ ይሄ ነገር በህይወቴ ላይ ቢሆን። ደስ ይለኛል ብለን የምንመኛቸው የምናስባቸው የምናልማቸው ኢላማዎቻችን ናቸው። በወደፊት ህይወታችን ላይ ቢሆኑ ወይም ይሄ ይሄ ነገር በዚህ በዚህ ጊዜ በህይወቴ ላይ ቢሆንና ባደርገው ቢሳካልኝ ብለን የምናስባቸው የወደፊት ኢላማዎቻችን ናቸው ማለት ነው። ስለዚህ ስለ ምኞት ስናወራ ስለዚህ እያወራን እንደሆነ ከግንዛቢያችሁ ውስጥ አስቀመጡልን። ስለዚህ ይሄ አስፈላጊነቱ ምንድነው? አሁን አንድ ሰው የስራ ምኞት አለው ማለት አንድ ሰው የስራ ምኞት አለው ወይም የስራ ምኞት ይዟል የስራ ምኞት ያለው ሰው ነው ማለት ስንል ምን ይላል ነው ይሄ ሰውዬ ብሩህ ተስፋ ያለው ሰው ነው። ስለ ወደፊቱ በጣም ጥንቃቄ የሚያደርግ ስለ ወደፊቱ አርቆ የሚያስብ አርቆ የሚያለም በጣም ንቁ የሆነ ዜጋ ነው። ማለት ነው። ስለዚህ በዚህ በዚህ ጉዳይ ላይ በጣም ሰፊ የሆነ እንትኖች መላምቶች ይቀመጣሉ በጣም ሰፊ የሆኑ ሀሳቦች ይቀመጣሉ። ስለዚህ አሁን በዚህ በተሰጠኝ በዚህ ጥቂት ጥቂቃዎች ውስጥ ቁርጥ ቁርጥ ያለች ሀሳብ ካልሆነች በስተቀር በጥልቀት ገብቼ ማስቀመጥ አልችልም። ለምን ሲባል ጊዜው አይፈቅድልኝማ። ስለዚህ በዚህኛው ዙሪያ ላይ ያለኝ ሀሳብ ይሄን ይመስላል። እና በሚቀጥለው ርዕሰ ጉዳይ ላይም እንደዚህ በዚህ በተመሳሳይ ሁኔታ የራሴን የግል መልከታ የግል አሰሳሰብ የግል አመለካከት ለማስቀመጥ እሞክራለሁ። ጊዜውም የሚፈቅድልኝ ከሆነ በጣም በጥልቀት እየገባሁት የማይፈቅድልኝ ከሆነ ደግሞ ከላይ ከላይ እያረኩት ለማለፍ እሞክራለሁ ማለት ነው። ስለዚህ በተቻለኝ ወጣን ሀሳቤን ግጥምጥም እያረኩት ምንም አይነት ክፍተት መሃልማ ላይ እንዳይፈጠር አድርጌ ይሄንን እንትን ለማቅረብ እሞክራለሁ። ስለዚህ እናንተም ተባበሩኝኝ ተረዱኝ እላችኋል አመሰግናለሁ

መስታወት ላይ ወይም በመስታወት ላይ ምን ያህል ጊዜ ትቆያለህ በጣም የሚገርም ጥያቄ ነው? በእውነት እኔ በጣም አሁን አሁን እየገረሙኝ ነው ያሉት ከዚህ በፊት በነበሩኝ የድምጽ ቅጂ ውስጥ ላይ በጥቂቱ አለፍ አለፍ ብዬ ለመናገር ሞክሬያለሁ። የሚነሳው ሀሳቦች መ ርዕሰ ጉዳዮቹ በጣም አንዳንዶቹ በጣም የሚያስቁ በጣም የሚያዝናኑ በጣም ሰውን ደስ የሚያስኙ ሲሆኑ ሌሎቹ ደግሞ ቁም ነገር ወይም አስተማሪ የሆኑ በጣም ትምህርት ያላቸው በጣም ብዙ ቁም ነገር ሊገኝባቸው የሚችሉ ናቸው። ሌሎቹ ደግሞ በጣም አከራካሪ ግራ የሚያጋቡ አይነት እንትኖች ናቸው። ለምሳሌ አሁን አንብቤያቸው ልረዳቸው ትንሽ አዳጋች የሆኑ አስቸጋሪ የሆኑ ሀሳቦች አሉ አይደል እንደዛ እንደዚህ አይነት ሀሳቦችን በብዙ አገኛለሁ አንዳንዶቹ ደግሞ በጣም አለ አይደል ይሄ ከመንፈሳዊው አለም የሆኑ ሃይማኖታዊ የሆኑ ጥያቄዎችም ይቀርቡልኛል በተመሳሳይ ሁኔታ ማለት ነው። ስለዚህ ይሄኛው ደግሞ ምንድነው ያለኝ በመስታወት ላይ ምን ያህል ጊዜ ትቆያለህ ወይም ታያለህ ነው የሚለው? መስታወት ላይ ምን ያህል ጊዜ ታያለህ የሚለው ጥያቄ ማለት ነው። እና በዚህ ሰዓት አሁን አሁን ሃያ ሁለት አመቴ ነው። ሃያ ሁለት አመቴ ነው ይህ ማለት ምን ማለት ነው ወጣት ነኝ። ስለዚህ በጣም አለ አይደል ይሄ ራሴን የመንከባከብ ራሴን የመጠበቅ እንትን ላይ ነው ያለውኝ በዚህ ሰዓት ማለት ነው። እና በጣም እንደዚህ ብዙ ገንዘብ የማወጣ ምናም ሰው አይደሉትም ነገር ግን ባለኝ ገንዘብ ባለኝ አቅም በጣም ራሴን ለመንከባከብ ራሴን ለመጠበቅ ራሴን ከሰው እኩል ለማድረግ እሞክራለሁ። እና ይሄ ደግሞ በቃ የእድሜውም ተጽዕኖ ነው በዚህ ሰዓት የሚሰማኝም ስሜት እንደዛ አይነት ስለሆነ ማለት ነው። ስለዚህ የራሴን እኩል አድርጌ ከሰው ጋር ማየት እፈልጋለሁ ከሰው በምንም ነገር አንሼ ማ መገኘት ስለማልፈልግ። በጣም በብዙ ነገር ራሴን እንትን እላለሁ ለምሳሌ ፀጉር ስታይሌ አለባበሴ አረማመዴ አነጋገሬ አመጋገቤንም ጨምሮ በቃ ከጓደኞቼ ከእያንዳንዳ ከእያንዳንዱ ሰው ጋር ያለኝ እያንዳንዱ ነገር በጣም ወሳኝ ነው ብዬ ስለማስብ ማለት ነው። ስለዚህ ለዛ ለዛ ለምሳሌ አሁን የፀጉር ስታይሌን ይሄ ፊቴ የምጠቀማቸው ቅባቶች ምናምን በአጠቃላይ በቃ እያንዳንዱን ነገር ካረኳቸው ስውነቴ ላይ አፕላይ ካረኩ ወይም ሰውነቴ ላይ ከተጠቀምኩ በኋላ ምን ማድረግ አለብኝ? መስታወት ፊት ላይ ቆሜ ማየት አለብኝ ማለት ነው። ነገር ግን አሁን አሁን በጣም በጣም ከልክ ባለፈ መልኩ መስታወት ፊት ላይ ቆሜ የራሴን በጣም በረጅም ሰዓት የመቆየት ልምድም እያካበትኩኝ ነው ያለውት ለምን እንደሆነ አላውቅም። እና እንግዲህ ቅድም ለመናገር ለመነካካት ሞክሬያለሁ ሰአቱም አልገፋብህ ባልገፋልህ እያለኝ ነው ለምን እንደሆነ አላውቅም። ስለዚህ የሚፈለገው የተፈጥሮአዊ የሆነ ምንም አይነት እንትን ያልገባበት የሆነ ሌላ ተጨማሪ ሙዚቃ ያልገባበት ተጨማሪ የድምጽ ቅጂ ያልገባበት ነገር ግን ቀጥታ የሆነ ከምንጩ የተቀዳ እንትኔን ነው የምሰጣችሁ ማለት ነው የድምፄን የምንሰጣቸው ተፈጥሮአዊ ድምፄ ማለት ነው። ስለዚህ ምንድነው መስታወት ፊሊፊት ላይ መቆም ወይም መስታወቱ መልሶ የማሳየት አቅም ስላለው መልሶ እኛን መልስ እንድንመለከትበት ለምሳሌ ራሳችንን በማስተካከል ይሄ አለ አይደል አንዳንድ ጊዜ በጣም ቸኩልን የምንወጣበት ጊዜ ለአንዳንድ ነገሮች ሊበላሹብን ከመስመራቸው ሊወጡ ስለሚችሉ ያኔ መስታወት ፊት ላይ ትንሽ ማየቱ አግባብ ነው ብዬ አስባው ያስፈልጋል ብዬም አስባለሁ። ነገር ግን ጉዳቱን መቼ ነው ካላችሁኝ? በጣም ከልክ በላይ በምንቆምበት ጊዜ በጣም ብዙ ጊዜ ሲባክን ለምሳሌ ከአንድ ሰዓት በላይ አሁን ሁለት ሰዓት ምናምን በምንቆይበት ጊዜ። ያኔ ጤነኝነት ነው ጤነኝነት ነው ብዬ አላስብም። ለምሳሌ አሁን ብዙ ይሄ የፊት እንትኖችን ማስዋቢያዎችን የሚጠቀሙ ሴቶች አሁን በትንሹ ከአርባ ደቂቃ በላይ ይቆያሉ መስታወት ፊትለፊት ላይ ማለት ነው። ለምን ሲባል ፀጉራቸው ላይ እንትን ብለው ፊታቸውን ያ ቅድባቸውን ከንፈራቸውን የጆሮአቸው አፍንጫቸውን በጣም ብዙ ኮተት ስላለው አንገታቸውን ሳይቀር እንትን ስለሚሉ ጥፍሮቻቸው አለ በዛ ላይ ያ ያ እጅግ በጣም ብዙ ጊዜ ይወስድባቸዋል ያንን ጨርሰው ደግሞ ለማየት የሚፈጅባቸው ጊዜ አለ። ቅንድባቸው በራሱ አስር ደቂቃ ቢወስድ ከንፈራቸውን ለምሳሌ አስር ደቂቃ ቢወስድ ሽታቸው ላይ የሚገባው ነገር አስር ደቂቃ ቢወስድ በትንሹ አስር አስር ደቂቃ ፀጉራቸው ሃያ ደቂቃ ቢወስድ እያለ በትንሹ ከሁለት ሰዓት በላይ ይወስድባቸዋል በሳምንት አንድ ጊዜ ቢያንስ ማለት ነው እና ስለዚህ ያ ያ ነገር በጣም ብዙ ጊዜ ያባክንባቸዋል በጣም ብዙ ጊዜ ይወስድባቸዋል ብዬ ነው የማስበው። ነገር ግን ወደ እኛ ስመጣ ወደ ወንዶቹ ስመጣ እኛ ጋር እንደዚህ አይነት ነገር አይስተዋልም በጣም ብዙ ጊዜ አይወስድብንም ምክንያቱም ቅንድብ የሚሰራ ወንድ የለም። ከንፈሩን የሚቀባ ወንድ የሚበሳ ወንድ የለ። ጸጉራችንንም ቢሆን በጣም ቀለል አድርገን እምን እንትን የምንይዝ ሰዎች ስለሆንን በጣም ብዙ መስታወት ፊት ላይ የምንቆም አይነት ሰዎች አይደለንም ማለት ነው። ስለዚህ የኔ እንትን የል የህይወት ልምዴ ህይወት ተሞክሮዬ ይሄንን ነው የሚመስለው። አመሰግናለሁ

ሰላም ሰላም እንደምን ቆያችሁ። እንግዲህ እንደገና በአዲስ ርዕሰ ጉዳይ ላይ ተመልሰን ተገናኝተናል። እንግዲህ ነገሩ ስራው በጣም በገባንበት ቁጥር በጣም ሳቢና ማራኪ በጣም ብዙ ደስታን የሚሰጥና ደስታን የሚያጎናጽፍ እየሆነ ያገኘሁት እየሄድኩት ነው ያለሁት። ስለዚህም ደግሞ የተሰማኝን ደስታ በጣም መጀመሪያ በብዙ ሀሳብ በብዙ ቃል ለማስቀመጥ እሞክራለሁ። ስለዚህ ካለኝ ጊዜ ጋር ለመሄድ ወደዚህኛው ርዕሰ ጉዳይ ከመምጣቴ በፊት ይሄኛው አሁን እየሰጠሁት ያለው የድምጽ ግጂ በጣም ሶስት ሞቶ ሰማንያኛ ምናልባት ወደ ሶስት ሞቱ አርባ ማለቴ ወደ ሶስት መቶ ዘጠና ምናምን እኛ አካባቢ ነው ያለው በጣም ብዙ የድምጽ ቅጂዎች አሉኝ። ስለዚህ ይሄኛውም የድምጽ ቅጂ ሌሎች የድምጽ ቅጂዎች ገና እየተጣሩ ወይም ጥጥ የመጣራት ሂደታቸውን ባላለፉበት ጊዜ ነው እየሰጠሁት ያለውት ማለት ነው። ስለዚህ ምን እንደሚሆን የማውቀው ነገር የለም። ምናልባት ይጣራል የሚል ተስፋ አለኝ ይሄም ይሄኛውም የድምጽ ቅጂ ፈተናውን ያልፋል ብዬ አስባለሁ። ስለዚህ ወደዚህኛው የድምጽ ቅጅ ስራ ስመጣ በዚህኛው የድምጽ ቅጂ ላይ ያለኝ ሀሳብ ምንድነው? እሳት ለማንደድ ምን ትጠቀማለህ? ነው የሚለው ማለት ነው። ስለዚህ ይሄኛውን ጥያቄ ያበጀውም ይሄኛውን ጥያቄ ያዘጋጀው ሰው ሰራሽ አስተውሎት ወይም ሰራሽ ጭንቅላት አለ አይደል? ይሄ አሁን ኤአይ የምንለው ማለት ነው በሚያዘጋጅበት ጊዜ ትንሽ የሆኑ ሰዋሰዋዊ ስህተቶችን ፈጥሯል ብዬ ነው የማስበው ሰዋሰው ሳይሆን የቃላት ግድፈት ማለት ነው። ምንድነው የሚለው ሰዓትን ለማነድ ምን ትጠቀማለህ ነው የሚለው? ግን ምን ብዬ ልተይበው ወይ ምን ብዬ ላርመው ልገምተው እሳትን ለማንደድ ምን ምን ትጠቀማለህ ወይም እሳትን ለማንደድ አስፈላጊ ናቸው ተብለው የሚታሰቡ ነገሮች ምን ምንድን ናቸው? ወደሚለው ሀሳብ እመጣለሁ ማለት ነው። መጀመሪያ ከጅምሩ ሀሳብ አሁን ከጥንቱ ስመጣ እሳት በምን ይነዳል እሳት የሚነደው ስለ ምንድነው አስፈላጊነቱ ምንድነው ወደሚለው ሀሳብ እመጣለሁ ማለት ነው። መጀመሪያ ጥንት አባቶቻችን እሳትን እንዴት ነበር የሚፈጥሩት? ድንጋይ ከድንጋይ ጋር በማጓጨት ይሄ የድንጋይ ዘመን የሚባልበት ዘመን አለ አይደል? ያኔ እንዴት ነው የሚያወጡት እሳትን ድንጋይ ከድንጋይ ጋር እያጋጩ ድንጋይ ከድንጋይ ከድንጋይ ጋር እያፏጩ ነበር እሳትም የፈጠሩት ማለት ነው። ስለዚህ በዛም ተሳክቶላቸው እሳት እንግዲህ የሚፈጠረው ወይም የሚመጣበት መጀመሪያውን ምክንያት ምንድነው ሙቀት ነው። ሙቀት በጣም ሲበዛ የሙቀት መጠኑ በጣም ከፍተኛ እየሆነ ሲሄድ እሳት የመፈጠር ወይም እሳት የመፍጠር እድሉ በጣም እየሰፋ ነው የሚሄደው ማለት ነው። ስለዚህ ያኔ ሰዎቹ ድንጋይ ከድንጋይ ጋር በሚያጋጩበት ጊዜ የሚፈጥሩት የሙቀት መጠን እሳት እንዲፈጠር ምክንያት ይሆንላችኋል። ስለዚህ ያ ነው ማለት ነው ከዛ ባለፈ ልክ ከዛ ጊዜ በኋላ ምን እየሆነ መጣ ሰው ትንሽ እየሰለጠነ ትንሽ የማሰብ አድማሱ እየሰፋ ሲመጣ። ምን ማድረግ ጀመሩ እንጨት እንጨት ጋር መፈተግ ጀመሩ ማለት ነው በጣም በሚፈትጉበት ደግሞ ደግሞ በሚፈትጉበት ጊዜ። እንጨቱ ከእንጨቱ ጋር የተገናኘበት አካባቢ እሳት እየፈጠረ በጣም ሙቀቱ እየጨመረ እየጨመረ በሚሄድበት ጊዜ እሳት የመፍጠር እድሉ ይሰፋና እሳት ይፈጠራል ማለት ነው። በዛ ጊዜ ከዛ በኋላ ደግሞ ልክ አሁንም ነገሮች እያደጉ እያደጉ እንግዲህ የማያድግ የማይለወጥ ነገር የለም እያደጉ እየዘመኑ በሚመጡበት ጊዜ። ምንን አገኙ ማለት ነው። ይሄ አለ አይደል? እንትን ክብሪት ማለት ነው አሁን ክብሪት ነው የሚባለው በእኛ በኢትዮጵያ ቋንቋ በአማርኛ ማለት ነው። ስለዚህ ክብሪት ተሰራ ማለት ነው እንግዲህ መሃል ላይ ብዙ ታሪክ እንትኖችን አልፌያለሁ ክብሪት ተሰራ። ክብሪት በሚሰራበት ጊዜ ይሄ የተሰራ ክብሪት ያለምንም እንትን ያለምንም ድንጋይ ከድንጋይ ጋር ማፍወጨት የለም። እንጨትን ከእንጨት ጋር መፈተግ የለም። ምንም አድካሚ አይደለም እየነፋንም እያለ አንደክም ስልልህ ምንድነው በቀላሉ? መጫር ነው ማለት ነው። ስለዚህ ክብሪት ጫር ወይም ክብሪት ለኩስ ነው የሚባለው ስለዚህ በዛ መልኩ። ክብሪት እንጠቀማለን ማለት ነው። እሳት ለማንደድ ነገር ግን ያ እዛም ጋር አላበቃም በዛ ጋር ትንሽ ያን በጣም ትልቅ ስልጣኔ ነው ወይም ትልቅ ግኝት ነው ብዬ ነው የማስበው እኔ ማለት ነው በራሴ በኩል ምክንያቱም ቀድሞ ከነበረው አንፃር ሰው ቀድሞ ከሚጠቀመው ነገር አንፃር ይሄ አሁን ያለንበት አሁን የገባንበት የጊዜው እድገት በጣም ትልቅ ነው የማይነጻጸር ነው። ከድሮ ከጥንቱ አንፃር ማለት ነው። ስለዚህ ያሁኑ ወይም አሁን ያለንበት ጊዜ ደግሞ በጣም ከክብረት ጊዜም የተሻሻለና ያለፈ ነገር ነው። ምን ሆነ ሲባል የቴክኖሎጂዎች ጋር በማቆራኘት ወይም ቴክኖሎጂዎችን በመጠቀም ሙቀትን የማምረት ወይም እውቀትን የመፍጠር እንትኖች አሉ ማለት ነው። ስለዚህ ቀጥ ቀጥታ ከመብራት ጋር በማገናኘት መብራት ሲመጣ አለ አይደል የመብራትን በመጠቀም ሙቀትህን በጣም በከፍተኛ መልኩ መፍጠርና ከዛ ደግሞ ያ ሙቀት ወደ እሳት እንዲሆንና ምግቦችን ለማብሰል እንዲያገለግል ማድረግም ተችሏል። ማለት ነው ስለዚህ ይሄ አሁን አለማችን ያለችበት ወይም ምድራችን ያለችበት ስልጣኔ ነው። ስለዚህ ወደፊት ደግሞ ምን ሊመጣ እንደምችል አናውቅም። ስለዚህ አሁን ወደ አራት የሚጠጉ ዋና ዋና ሀሳቦችን አንስቻለሁ መጀመሪያ የድንጋይ ዘመን በሚባልበት ጊዜ ሰዎች አባቶቻችን ድንጋይን ከድንጋይ ጋር እያጋጩ ነበር እርሳት የሚፈጥሩት። ከዛ በኋላ ደግሞ ልክ ትንሽ እያደጉ እየሰለጠኑ ሲመጡ ምን ማድረግ ጀመሩ? እንጨትን ከእንጨት ጋር መፈተግ ጀመሩ ማለት ነው። ስለዚህ እንጨት እንጨት ጋር መፈተጋቸውም እዛ ጋር አላበቃም ከኋላ ደግሞ ክብሪት መጣ ከክብሪት በኋላ ደግሞ አሁን የለንበት ስልጣኔ የመጣ ማለት ነው። ስለዚህ እዚህ ጋር ነው ያለው አመሰግናለሁ